"ልብስ ምን ያህል ጊዜ ታጥባለህ?" የሚል ነው። እንግዲህ ልብሳችን ሁል ጊዜ ንጹህ ሆኖ መገኘት ስላለበት በቆሸሸ ቁጥር መታጠብ ይኖርበታል ማለት ነው። ስለዚህ ከዚህ ጋር ተያይዞ እንግዲህ ልብስ ምን ያህል ጊዜ ይታጠባል የሚለውን ለመመለስ እንደየሰው ሊለያይ ይችላል ማለት ነው። አንዳንድ ሰው የሚውልበት የ ሁኔታ እና የስራ ሁኔታ ከባድ እና በጣም በቶሎ ቶሮ የሚያቆሽሽበት ከሆነ ልብሱን ሁል ጊዜ በየቀኑ የማጠብ ግዴታ ሊኖርበት ይችላል። ከዛ ውጪ ደግሞ ብዙ ማይቆሽሽበት የስራ ሁኔታ ላይ ካለ ደግሞ ማጠብ ላያስፈልገው ይችላል ማለት ነው። ስለዚህ እንደየ አዏዏላችን እና እንደምንሰራው ስራ አይነት ይለያያል። በዚህም ልብሳችንን ይሄ ነው የምንለው ጊዜ ሳይኖር በቆሸሸ ቁጥር ወስደን ማጠብ ግዴታ ይሆናል ማለት ነው።

የስራ ቦታ ደህንነት እንዴት ነው ነው የሚለው ጥያቄው እንግዲህ ስለ ስራ ቦታ ደህንነት ስናነሳ ብዙ ነገር ከግምት ውስጥ ማስገባት አለብን አንደኛ ከእኛ ምን ምን አይነት ሁኔታ ውስጥ ነው? እየሰራን ያለነው የሚለውን የኛን ስራ መገምገም ያስፈልጋል ሌላው ደግሞ የድርጅቱን ሁኔታ ማጤን ያስፈልጋል ማለት ነው። ከዚህ ባለፈ በአካባቢው ላይ ምን አይነት ህጎችና ደንቦች እየተከበሩ ነው የሚለውንም ማጤን ያስፈልጋል። ስለዚህ እንደ ሀገርም ይህንን ጉዳይ በትክክለኛ ሁኔታ በማየት እኒህን ነገሮችን መረዳት ያስፈልጋል ማለት ነው። ስለዚህ ደህንነትን ለመጠበቅ ከራስ ብቻ ሳይሆን ከምንሰራበት መስሪያ ቤትም ጭምር ሀላፊነት መወሰድ ያለበት ቦታ ሆኖ እናገኘዋለን። ስለዚህ የተለያዩ ለደህንነት የሚጠቅሙ የልብሶችን ጫማዎችን እና እንደዚሁም የተለያዩ ጤናችንን እንዲሁም ደግሞ ስራችንን ስንሰራ አደጋ ከአደጋ የሚጠብቁ መከላከያዎችን ማድረግ። ግዴታም መብታችንም እንደሆነ አውቀን ሁል ጊዜ መጠቀም አለብን